የምጠቀመው የቦርሳ አይነት ምን አይነት የቦርሳ አይነት ነው ያው እኔ ተማሪ ስለሆንኩኝ። የምጠቀመው ያው የተማሪ ቦርሳ ነው እንደ ደንቡ። አሁን ላይ የያዝኩት ቦርሳዬ እንግዲህ። ከረሩ እንግዲህ ወደ ሰማያዊና ጥቁር የሚሄድ ፊላ የፊላ ብራንድ ነው። እና እኔ ብዙ ጊዜ ቦርሳ ስጠቀም አንድ ቦርሳ ለሁለት አመት ነው የሚይዘው። ብዙ ጊዜ እንደዛ ነው የማደርገው። አንዳንዴ ጊዜ የሆነ አሁን ለምሳሌ የማስታውሰው። አንድያ ክፍል እያለሁኝ። የሆነች ቦርሳ ነበረችኝ የሆነች ፒንክ ከለር ያላት ቦርሳ ነበረች እሷን አንድ አመት ያዝኳት። ከዛ ከሁለተኛ ክፍል እስከ አራተኛ ክፍል። የሆነ ትልቅ ቦርሳ ነበረ በላ ባለ አምስት ዚፕ ያለውን ቦርሳ ነበረኝ እሱን ሶስት አመት ነው የያዝኩት ማለትም። ሁለትስ ክፍል ሶስትያ ክፍል እና አራትያ ክፍል ማለት ነው። እሱን ይዣለው ከዛ አምስት እና ከዛ በኋላ ደግሞ ስንተኛ ክፍል ነው? አዎ አምስተኛ ክፍል ደግሞ የሆነ ቦርሳ ይዤ ነበር ትዝ ይለኛል። የሆነ አይነት ቦርሳ። እሱን አምስት አይደለም አራት እና አምስት ላይ ነው የያዝኩት እንትኑን። አራት እና አምስቱን የሆነ ቦርሳ ይዣለው ያው ሁለት ሁለት አመት ነው የሚዛቸው። ሁሉንም አራት እና አምስት የሆነ ቦርስ ይዤ ነበር። የሆነ እንደ ጥቁር ጠቆር አይነት የሚል ከለሩን አሁን ስለጠፋብኝ ነው ልጅ ስለሆንኩኝ አራተኛ ክፍል እና አመስተኛ ክፍል ነው እሱን የተገዛልኝ። እንዴ የተጠቀምኩት ማለቴ ነው። ደግሞ በስድስት እና ሰባት እያለው ደግሞ ሰማያዊ ቦርሳ ባለ ሁለት ዚፕ ያለው ሰማያዊ ቦርሳ ነው የተጠቀምኩት። ከዛ ደግሞ ስንትን እያለሁ ስምንት እና ዘጠንኝ እያለው ደግሞ ጥቁር የሆነች አጭር ቦርሳች በጣም የምታስቅ አጭር ጀርባዬ ላይ ጠልጠል እምትል ነች። እሷን ቦርሳ ያው ሁለት ሁለት አመት አይደለም ምይዛቸው። ስምንት እና ዘጠኝ ላይ ያዝኩት አስር እና ከአስር ጀምሮ ደግሞ አሁን እተጠቀምኩበት ያለው ነው አሁን ይሄ ሶስተኛ አመቴ ነው በቃ። ይሄን ጨርሼ እንግዲህ ያው እተወዋለሁ ማለት ነው። ይሄ ከአስር አስራ አንድ እና አሁን የመጨረሻው አመት አስራ ሁለተኛ ክፍል ነኝ። ይሄን እንግዲህ ያው ብቸኛው ሶስት አመት ሶስት ሶስት አመት የሚይዘው ቦርሳዬ ነው ማለት ነው በቃ። ይሄ ነው ማለት ነው።

እኔ ብዙ ጊዜ የምመገባቸው ምግቦች ማለትም ቤት ውስጥ የምመገበው ምግብ ብዙ ቅመም የሚበዛበት አይነት ቅመም አይደለም። የብዙ ቅመም የሚበዛበት ምግብ አይደለም። እኔ ያው ቅመም ላይ እንግዲህ ብዙ ብዙ ቅመሞችን እንግዲህ ያው እኛ ቤት ስለማይጠቀሙም ይሄ ብዙ ቅመሞችን እለያለሁ ማለት ይከብዳል። ማለትም በቃ አሁን እንደ አሁን ለምሳሌ ክኖር ብዙም እኛ ቤት ምንም የማንጠቀምበት ነው አንድ የቅመም አይነት እንግዲህ የሚገኘው ክኖር ነው እሱን ይሄን ያህል ምንም በቃ አንጠቀምበትም አንድ ቀን ትዝ ይለኛል ፓስታ ላይ ነው ምናምን ገብቶ በጣም አስጠልቶን ነበር ከዛም ቀን በኋላ መጠቀም ትተናል እንግዲህ ብዙ ሰው እሱን ይጠቀማል፣ እኛ ጋር ብዙ እኛ ቤት ብዙ ቅመም አንጠቀምም ሲጀመር ምንም ቅመም አንጠቀምም ማለት ይቻላል። አንድ ሽሮና በረበሬ ነው እንግዲህ አዎ እሱም ቅመም ከተባለ ነው በርበሬው ሌላ ምንም የምንጠቀመው ነገር የለም ያው እኔ ግን ያው አላውቅም አሁን ለምሳሌ ውጭ ልበላ ከጎደኞቼ ጋር ልበላ ምናምን እችላለሁ እና አንዳንድ ደስ የሚሉኝ ቅመሞች አሉ ይሄ ከጓደኞቼ ጋር ስበላ እኔ ከነሱ ጋር ትምህርት ቤት ሆኜ ምናምን የእነሱን ምግብ ስበላ ብዙ ቅመሞች ሊኖራቸው ይችላል እነሱ ጋር ማለት ነው እና ያው የእነሱ ጋር የሚጨመረው ቅመም ያው ደስ ይለኛል አሪፍ ነው አንዳንድ ደስ የሚለኝ አንዳንድ ደግሞ ግራ ምን አይነት ቅመም ነው ምናምን በቃ ምን ከምን ነው የተደረገው ብዬ ደግሞ የሆነ ትንሽ ግራ የሚያጋባኝ የሆነ ጣዕሙንም የሚቀየርብኝ ቅመሞች አሉ። በዛው ልክ በጣም ደስ የሚሉኝ ቅመም ይሄ የትኛው ቅመም ነው ብዬ እስከመጠየቅ የሚያደርሰኝ እንዲህ ጓደኛዬን እንደዛ ብዬ እንድጠይቀው የሚያደርገኝ ማለት ነው እንደዚህ አይነት ቅመሞችም ሲጨመር ደግሞ በቃ በጣም ደስ ይለኛል ምግቡ በጣም ሚጣፍጠው ምግብ ቅመም እኮ አንድ ፓርቱ ያው ካሉ እንትን ማለት ነው አይደል ይሄ ምግብን ማጣፈጥ ስለሆነ ያው ብዙ ቅመሞች ደግሞ ያው ሚያጣፍጡም እንዳሉ ሆኖ ጣዕሙን ደግሞ እንደ አገባባቸው ነው ቅመም ሁሉም ቅመም እንግዲህ ቅመም እንደ አገባባቡ ነው እንጂ ይሄ ቅመም ያስጠላል ማለት ሳይሆን እንደ አገባቡ ነው አሁን ለምሳሌ አሁን ለፓስታም ለፓስታም ነገር ምንጠቀምበትን ቅመም እንግዲህ ያው ለሽሮ አንጠቀምበትን ብቻ የሆነ ይለያያል እንደ አገባቡ ከምግብ ምግብ ይለያያል ለማለት ነው ማለት ነው በዛ ልክ ያው ቅመሞች ሲጨመሩ ያው ደስ ይለኛል ቅመም ያለበት ቅመም ያለበት ሳይሆን የበዛበት ነው የተጠየቁት እና የበዛበት ስለሆነ ብዙም ብዛት ላይ ብዙም እንኳን እኔ እንጃ የምግቡን ጣዕም የሚወስደው ነው የሚመስለኝ የምግቡን በቃ አጠቃላይ ወደ ቅመሙ የሚሄድ ስለሚመስለኝ ያው እንደዚህ አይነት ምግብ በልቼ አላውቅም ግን እንግዲህ ከማስበው ነው የማወራው እና ቀጥታ የምግቡን ጣዕም ሊወስዱ ይችላል ብዬ አስባለሁ ወይም ቅመሙ ሲበዛበት እና እኔ ደግሞ ያንን አልፈልግም ያው ቅመም አልበላም መቼም ቅመሙን ምግቡን መብላት ስላለብኝ ምግቡን መብላት ያለብኝ እና ቅመሙን ስለማልበላ ያው ቅመም የበዛበት ምግብ እንግዲህ ያው ብዙም ደስ አይለኝም ማለት ነው

የሙዚቃ መሳሪያ የሚገርመው ነገር ምንም አይነት የሙዚቃ መሳሪያ መጫወት አለችንም። እንግዲህ ትንሽ ለመሞከር መፈለግ ወይም ደግሞ ፍላጎቱ ያለኝ እንትን ላይ ነው የባህላዊ ነገሮች ላይ አሁን ለምሳሌ ዋሽንጥ በጣም ድሮ ላይ በተለይ መለማመድ መለማመድ እፈልግ ነበር ድሮ ፍላጎቱ ነበረኝ ይዣለሁ ያው አሁን ግን ብዙም እንግዲህ ሙዝቃ አንትኖች ላይ ብዙ ደስ ይለኛል አሁን ለምሳሌ የሙዚቀኞች ስትጫወቷቸው ባንዶች ምናምን ስትጫወቷቸው በቃ ሳይ ምናምን በቃ ደስ ይለኛል ምናምን እንጂ የሆነ ብዙም እኔም ብችልም ምለው ብችል ሁሉንም ደስ ይለኛል ሁሉንም ነው ብቻ ደስ ይለኛል ለምሳሌ ፒያኖ አንዱን ምለው ፒያኑ በጣም ይው ብችል ደስ የሚለኝ አንዱን ሙዝቃ መሳሪ እሱ ነው። ሌላኛው ዋሽንት በጣም ነው ደስ የሚለኝ ዋሽንት እንዲህ ሲያይ ጮሁ ሲነፉ ምናምን ሳይ በቃ እኔም ችንድሮ አስታውሳለሁ። በማንጎ እንትን ማነው በስሙ ጠፋብህ በፓፓዬ እንትን ቅርንጫፍ እሱን በሱ ሰርቼ ሞክሬ ነበር ያ ምንም አይሆንም ስጀምር ያው ዋሽንት ሚሰራው በሸንበቆ ስለሆነ ያው በዛም ለመሞከር አስቤ ነበር ያው ብዙ ጊዜ ያው መወከል ፈልጌ ምናምን በዛ ስለማይሆን ትቼዋለው። ሌላም ደግሞ ያው ጊታራን ብችል ጊታሪያን ያኔ ያህልም አይደለም ግን እንትን ምንድነው አንድም ከበሮ ራሱ ከበሮ ራሱ ይሄ ይሄ እንትኑ ይሄ እንትኑ ሲሆን የብሩት ሲሆን ይሄ እንትን የቆዳ ከቆዳ የሚሰራው አለ። ከቆዳ የሚሰራው ምርጥ የሚባል የሆነ ድምጽ ራሱ ለየት የሚል አለ እሱን እንደዛ ከበሮ መምታት ብቻ በዜማ ያው ዝም ብሎ መደብለቅ አይደለም ከበሮ መምታት ማለት ያው እንደዛ መደብደብ እንትን መምታት ብችልና በዜማ በደንብ አድርጌ እንትን መጫወት ብችል ነው በጣም ደስ የሚለኝ ከበሮም ነው። ደስ ይለኛል ሳክስፎንም ደስ ይለኛል እሱም የሆነ ተለቅ ይላል እንጂ አይመችም ለመያዝ እሱን ተሸክሞ መጫወት ትንሽ ሊከብድ ይችላል። ገን ያው እሱን እሱን ራሱን ብችል እቅዴስ ከሚሉኝ የ ሙዚቃ መስሪያዎች አንዱ እሱ ነው። ሌሎችም ደግሞ አሉ አሁን ለምሳሌ ሌላ ደግሞ ምን እንወስዳለን ኪቦርድ ራሱ ኪቦርድም እሱን ራሱ ያው ብችለው ደስ ከሚሉኝ ሙዝቃ መሳሪያዎች ውስጥ አንዱ ነው ማለት ነው።

ኢሜል አዎ በደንብ ነው የምጠቀመው ኢሜል በጣም ከሚያስፈልጉ ነገሮች ውስጥ አንዱ ኢሜል ነው። ያው በኢሜል ሀስዋና አላማዬ ያው በኢሜል ለመለላክ ምናምን የጽሁፍ ለመጻፍ ሳይሆን የተለያዩ አካውንቶችን ለመክፈት ያው ኢሜል በጣም አስፈላጊ ነገር ነው። ያው በቃ ካለ ኢሜል ምንም ስልክ ካለ አንድ ሰው ስልክ ካለው ወይም ፒሲ ካለው ላፕቶፕ ካለው ያው ኢሜል አስፈላጊ ነገር ነው ብዬ ነው የማስበው። ኢሜል በጣም ወሳኝ ነገር ነው። ያው የተለያዩ ነገር የተለያዩ አካውንቶችን የተለያዩ የፌስቡክ አካውንት ሊሆን ይችላል። የተለያዩ ጉግል አካውንት ቲክቶክ ፌስቡክ ኢንስታግራም የተያዩ አካውንቶችን የምትከፍተው ዝም ብለን በስልክ ቁጥራችን አይደለም በኢሜል ኢሜሎቻች ኢሜላችንን ተጠቅመን ነው። እና ያው ኢሜል በጣም ወሳኝ ነገር ነው። እና ያው እንደማንኛውም ሰው እኔም ያው ሜልን እጠቀምበታለሁ። የተለያዩ አሁን ለሚሴጅም ልጠቀምበት እችላለሁ አሁን ለምሳሌ ሚሴጅ ለመላላክ ከእሱ ጋር ያው በጣም እንትን ነው። ብዙ ጊዜ ሳይሆን አንዳንድ ጊዜ ያው ልንጠቀም ልጠቀምበት እችላለሁ እንጂ። የብዙ ጊዜ ያው ለአካውንት ለመክፈት የተለያዩ የሶሻል ሚዲያ አካውንቶች ሊሆን ይችላል የተለያዩ ኢሜሎች የተለያዩ አካውንቶች ሊሆኑ ይችላል። እነዚህን ነገሮች ለመክፈት ያው ኢሜል በጣም አስፈላጊ ነው። እና ኢሜል እጠቀማለሁ ማለት ነው።

ያው በስራ ቦታ ሳይሆን ያው እኔ ሰራተኛ ሳይሆን ያው ተማሪ ነኝ። ተማሪው እስከሆንኩ ድረስ። እንግዲህ ያው በትምህርት ቤቴ ውስጥ ጓደኛ ማፍራት እንግዲህ ግዴታ ነው። ያው ሰው ብቻውን አይሆንም ያለ ጓደኛ ሊቀመጥ አይችልም። ቢያንስ አንድ ጓደኛ እንኳን ይኖረዋል። እና ያው እኔም በትምህርት ቤቴ ውስጥ እንግዲህ ብዙ ብዙም ባይባል ያው በተወሰነ መልኩ ጓደኞች አሉኝ። እነሱ ያው ከልጅነቴም ጀምሮ ነው እኔና ብዙን ጊዜ እኔ ምን አይነት ሰው ነኝ። ማለት እኔ ምን አይነት ሰው ነኝ ሳይሆን። እንትን ነው አሁን እየቀያየረ እየተቀያየረ ምናምን ጓደኞቼ ጓደኞቼን እየቀየርኩ እየቀየርኩ ነው። እንትን የሚለው ማለት ለምሳሌ ሁለተኛ ክፍል እያለሁኝ። ሁለተኛ ክፍል እያለሁ ለምሳሌ ምንድነው? የሆነ ጓደኞች ነበረ የሆነ አንድ ጓደኛ ነበረኝ። ከዛ እሱን ትቼው ደግሞ ትቼው ለማለት ይከብዳል ያው ተለያይተን ነው። ግን ያው ትቼው ማለት ይሻላል። እኔ የሆነ እንደዛ አይነት የሆነ እዛም እዛም የአዲስ ጓደኛ ሳገኝ ወደዛ የምሄድ ወደዚህ የምሄድ ሰው ነበርኩ እና ያው የልጅነት ነገር ነው። ወደዛ እሄዳለሁ። ከዛ በኋላ ደግሞ ያው ከአንደኛው ጋር ሁለተኛው ጋር ደግሞ ሆንኩኝ አንደኛው ትቼ ማለት ነው። ከዛ ደግሞ ምን ሆነ ሁለተኛውን ትቼ ደግሞ ሌላ አዲስ ጓደኛ መጣ በቃ ከእሱ ጋር ሆንኩኝ ማለት ነው። ሁለተኛ ክፍል ከዛ ሶስተኛ ክፍሌ ደግሞ እንደዛ እንትን ይላል ማለት ነው። ሶስተኛ ክፍል ላይ ደግሞ ያው አዲን እንደ አዲስ ክላስ ማለት ነው። ከዛ ሌላ ጓደኛ ደግሞ አይደለም ከእንትኑ ጓደኛዬ ጋር። ከሁለተኛው ሁለተኛ ክፍል እያለሁ ሁለተኛ ከነበረ ጓደኛዬ ጋር ሁለተኛ ነው የመጣው አስራ አንደኛው ትቼ ከእሱ ጋር ቆምኩት። ጓደኛዬ ጋር አሁን ድጋሚ እንደ አዲስ ደግሞ ጓደኞች ሆነን በድጋሚ ጓደኞች ሆነን ደግሞ። ሌላም ጓደኛ ጎን ለጎን ማለት ነው ጎን ለጎን ምሳሌ ያም ጓደኛ ያም ያው ሁለተኛ ጓደኛ ኢቨንት ነበር። ምን ላይ ነበረ እንዲህ አንድ ላይ ነበር ምንቀመጥ ነው በዛ ምናምን በቃ ጓደኛ ነበር። የውጪ ምናምን ሲሆን ደግሞ የሆነ ጓደኛ ነበረ ናቲ የሚባል። እሱ ነበር ጓደኛዬና ያው እንደዚህ አይነት ግን ከዛ የሆነም ሲምቦና የሚባል አለ። ሶስቱ አንደኛው ናቲያን አንደኛው ናትናኤል አንደኛው ደግሞ ሲምቦና የሚባል ነበር። እነሱ ነበሩ ጓደኞቼ። ከዛ ደግሞ አራተኛ ክፍል ሲመጣም በቃ እንዲህ እየተቀያየሩ ምናምን ብቻ። ብዙ ጓደኞች ነበሩኝ አሁን ላይ ያው በጣም እነሱ አሁን ናቲ እንትን ብሏል ጥሩ ቤት ቀይሯል ሲምቦናም ቆይቷል። ሲምቦናም አምስተኛ ክፍል ለሆነ በቃ ነው ጭራሽ ጊዜ ተማሩ ናቲ እስከ ዘጠኝ ቆይቶ ነበር። ናታን የሚባለው ደግሞ እሱ በሚገርም ሁኔታ የዘኔ ሶስተኛ ክፍል የወጣና ዘጠነኛ ክፍል ላይ ገባ አሁን ላይ እንደውም አሁን ላይ ጓደኛዬ ጓደኛዬ ነው። ያው አንድ ላይ ነው የምንበለው ምናምን እና ድጋሚ ለመግናኘት በቃ ታዲያ ለእንግዲህ በአጋጣሚ እሱ ሌላ ትምህርት ቤት ቆይቶ ነበር የመጣው እና ድጋሚ ነው እዚህ የመጣው። በዛ ምክንያት ድጋሚ ለመገናኘት በቅተናል። አሁን ላይ አዎ አንድ ጓደኛ ነው ያለኝ። አሁን ደግሞ ሌላ አዲስ ጓደኛ ማለት ነው አብሬው የምቀመጠው። እሱ ጋር ነው ከእሱም በፊት ደግሞ ሌላም ነበር ምናምን በቃ የሆነ ቋሚ ጓደኛ አልይዝም። ይቀያየራል ያው ሰው እንግዲህ እንደ እንደ እንደ ቆየበት ነው። ያው ለምሳሌ ጓደኛ አንድ ጓደኛም እኔ እስከዛ ጓደኛ ጋር አየው። ክላስ እስካስታውቀን ድረስ ያው ትምህርት ቤት ወይም ደግሞ ክላስ ነው። ክላስ ካስተዋወቀን ክላስ ያለያየናል። ትምህርት ቤት ካስታዋወቀን ደግሞ ያው ትምህርት ቤቱ ያለያየናል ሌላ። ሌላ የጠበቀ ግንኙነት በሌላ መንገድ የምንገናኝበት መንገድ ከሌለ ያው የመለያየት እድላችን ሰፍ ነው ማለት ነው። ያው ከብዙ ጓደኞቼ ጋር እንግዲህ በዛ ተለያይተናል። በትምህርት ቤት በክላስ ሊሆን ይችላል ክላሳችን። እኔ ሊሆን ይችላል እሱ ቢ ሊሆን ይችላል በዛ ትንሽ የክፍተት ሊሆን ብቻ ክፍተት ከመጣ ደግሞ በጣም እየሰፋ እየሰፋ ነው የሚሄደው። እና ያ ክፍተት ያው በጣም ከሰፋ እስከመለየት የሚደርስ አለ ሰላም እስከመለየት በቃ የሆነ በሰላምታ ብቻ እሱም ከስንት አንዴ ነው ሰላም ታደራሱ። ሊቀር የሚችልበት አንዳንድ የሚራራቅ ጓደኝነት አለና። በዛው ምትክ ደግሞ ያው ሌሎች አዲስ ጓደኞች። የማፈራበት ጊዜ ነው የማፈራበት ደግሞ እድል አለ ማለት ነው። እየተቀያየረ እየተቀያየረ ነው የሚመጣው። እንግዲህ ጓደኝነት እኔ ዝም ብዬ አምናለሁ። አንድ ጓደኝነት ለመጠንከር። ምን መሆን አለበት በደንብ? መጠበቅ ከ

እኔ ብዙ ጊዜ አሁን ያው ጥናት ላይ ስለሆንኩኝ። ከሰኞ ውስጥ እስከ ቅዳሜ ሙሉ ቀን ጥናት ነኝ ያው ትምህርት ቤት እሄዳለሁ ስገባ ቀጥታ ወደ ጥናት ነው የምሄደው በቃ። በቃ በቃ እንትን የምለው በቃ ጠዋትም ማታም እንትን ነው። ጥናት ላይ ነኝ ያው እስከ ስተኛ ብቻ ነው ማለት ነው። ያው ካልተኛ ያጠናው ከሰኞ እስከ ቅዳሜና ብዙ ጊዜ የማርፈው እሁድን ነው። እሁድ የእረፍት ጊዜ ነው። ያው ዝም ብሎ ያለ እረፍት የሆነ ነገር መስራትም ሆነ ማጽናት እንግዲህ በጣም ከባድ ነው። አይምሮም መጥፎ ነገር ስለሆነ አእምሮውን ደግሞ ያው ዘና የሚያደርገው ነገር ስለሚያስፈልግ። አእምሮ ያው እሁድ እሁድን እንግዲህ ያው የእረፍት ጊዜ አድርጌ የምጠቀምበት ሰዓት ነው። ያው ሰሞኑን ብዙም ዛሬ ራሱ እሁድ ነው። ለምሳሌ እና አሁን ላይ ሰሞኑን ትንሽ የጥናት የ በዝቶብኛል ማጠናው ነገር እና ስለተከማመረብኝ እሱን ቀስ በቀስ ያው ለመጨረስ የሞከርኩኝ ነው። እና አሁንም ያው እሁድን ብዙ እያረፍኩበት አይደለም። እሁድን ብዙ እያረፍኩበት ስላልሆነ። ምን እያረፍኩኝ ነው? እንትን ነው አሁን አሁን ላይ ያው ትንሽ ሰዓት ነው። የማርፈው እንግዲህ በየቀኑ ቀኑን ሙሉ ጥናትም እምሆን ከሆነ እንትን ነው እማረገው ይሄ ምንድነው? ቀኑን ሙሉ ጥናት ከሆነ በቀን ቢያንስ ትንሽ ለአንድ ሰዓት ያህል ቢሆን ፊልም ለማየት እሞክራለሁ። ለአንድ ሰዓት ያህል ትቀር በዛ ይዘህ ሰዓት ነው ያው እረፍትም እማረገውና አሁን እኔ ማለት ነው። ግን አሁን ቀጣይ ሳምንት ጀምሮ ምንድነው እማረገው ያው ቀጣይ ሳምንት ለሰኞ እስከ ቅዳሜ ያው ሙሉ ቀን ጥናት ነው። ሙሉ ቀን ጥናት ስለሆነ ያው እንደዛ ጥናቄ ከዛ እሁድን ምንድነው የማላውቀው? እሁድ እለት። በጥያቄ ብቻ ነው የምሰራው እና ትንሽ ሰዓት ነው የሚወስድብኝ። እሱ ከዛ ወደ እረፍት ነው እረፍት እወስድና የትርፍ ጊዜ ማሳለፊያ ውጪ። አንደኛ ነገር ልክ ከጨረስኩኝ በቃ እንትን የማደርገው ቲክቶክ ነው የማየው። ቲክቶክ ሶሻል ሚዲያ በተለይ ቢያንስ በቀን ላይ ከአንድ ሰዓት እስከ አንድ ሰዓት ተኩል ምናምን ምናምን እሁድ እሁድ ማለት ነው። እሁድ እሁድ አንድ ሰዓት ከአንድ ሰዓት እስከ አንድ ሰዓት ተኩል። አያለው ከዛ ደግሞ ፊልም ነው የማየው። በቃ ሌላ ሌላ ብዙ የማደርገው ነገር የለም። ሁለቱን ነው በብዛት ቀኑን ራሱ ቶሎ ነው የሚያውቀው። የሆነ ብዙ እንትን ራሱ አይሆንም ብዙ ጊዜ ብዙ ጊዜ ራሱ የለኝም። በቃ አይችልም ሮጃ በቃ በትንሽ ነው በቃ ቲክቶክ አይቼ ምናምን። በቃ ከዛ ፊልም ሳይ ምናምን ምክንያቱም ያው እሁድም ዝም ብዬ አልቀመጥም። ያው ብዙም የሚስደረግ ነገር ያው ገላዬንም እታጠባለሁ ዩኒፎርሜንም አጥባለሁ። ጥያቄ መስራትም ያው ትንሽ ታይም የሚወስድ ነገር ስለሆነ ያው በዛ በዛ ብቻ በቃ የሆነ ታይሙ ዝም ብሎ ያልቃል ማለት ነው። ዝም ብሎ ታይሙ እንትን ሊል ይችላል። ሊያልቅ ይችላል እና በቃ ጊዜን ማሳለፉ በእነዚህ በሁለት ነገሮች ነው ማለት ነው።